አዎ እጠቀማለሁ ማህበራዊ ሚዲያ በአሁኑ ሰዓት በጣም አስፈላጊ ነው። ለምሳሌ ቴሌግራም ቲክቶክ ኢንስታግራም ዩቲዩብ እና የመሳሰሉት በጣም ነው የምጠቀመው። ለምን ብትል ጉዳትንም ጥቅምንም ወይምጀ ደግሞ ያንተ ቻሌንጅ አንተ የኖርክበት ያኑአኑአር ዘይቤ አንተ የመጣን ክፋት ሁሉ ሰውን ለማስተማሪያ ስለሚሆን ትጠቀምበታለህ ምክንያት ትጠቀማለህ ምክንያቱም ሁሉ ነገሮች መነሻና መድረሻ አላቸው ዛሬ አንተን የምታህ ነገ ሌላ ሰው እንዳይመታ ማስተማር መናገር ለማማህበራዊ ሚዲያ ማጋራት መቻል አለብህ። እርዳታም ብትፈልግ በዛው ልክ ተቃውሞ ብትፈልግ በዛው ልክ ሁሉ ነገር ይሳካልሃል ይሄድልሃል። አንድ ሰው ከተማረና ማንበብ ከቻለ ማህበራዊ ሚዲያ መጠቀም ግዴታ ነው። ለምን ብትል? ማህበራዊ ሚዲያ ኮንተንት ክሬተር አለ አንድን ርዕስ ስፋ አድርገህ መስራት በምትሰራበት ጊዜ ለሰውም ማስተማሪያ ይሆናል ሰውንም ማነጫ ይሆናል። ዛሬ አንተ ላይ የደረሰው በደል ሌላ ሰው ላይ እንዳይደርስ ሌላ ሰው እንዳይመታ ያደርጋል። ምክንያቱም ማህበራዊ ሚዲያ ለሁሉም ሰው ለትልቁ ለትንሹም ለከተማውም ለገጠሩም ስለሚያዳርስ ስለዚህ ማህበራዊ ሚዲያ ለሰው ልጅ በጣም በጣም አስፈላጊ የሆነ ነገር ነው። ምክንያቱም ተደራሽነት ስላለው ሁሉም ሰው በትንሹ አክሰስ ማድረግ ስለሚችል ወይንም መጠቀም ስለሚችል ይሄ ሁሉ ከግንዛቤ ገብቶ ማህበራዊ ሚዲያ መጠቀም ሀሪፍ ነው። እንደ አንድ ሰው ማብራይ ሚዲያ አስፈላጊና ትልቅ ቦታ ተሰጥቶት መጠቀም ያለብን ነገር ነው። ብዬ አስባለሁ።